በጣም ካሉኝ ትልልቅ ጥሩ ጥሩ ችሎታዎች መካከል አንደኛው ሌሎችን ማበረታታት መቻሌ ነው። በዚህ በጣም ደስተኛ ነኝ። ይሄ ችሎታዬ ትምህርት ቤት ውስጥ በተማሪዎቼም እንድወደድ ያደርገኛል። ጓደኞቼም ተስፋ የቆረጡትን ሊፋቶ የደረሱትን ባልና ሚስቶች አበረታትቼ ተስፋ ሰጥቼ እንደገና ልክ እንደ ትንሳኤ እንዲነሱ እንደ አዲስ እንዲጀምሩ የማድረግ እግዚአብሔር የሰጠኝ ችሎታ አለኝ እና በዚህ በጣም ደስ ይለኛል። በጣም ብዙ ጊዜ የተጣሉ ሰዎችን አስታርቂያለሁ አሸማግያለሁ ሰዎች ላይ ብርሃን መፈንጠቅ ተስፋ መሰንጠ መፈንጠቅን አዎንታዊ ነገር እንዲታያቸው ደስ የሚል ነገ እንዲታያቸው ማድረግ በጣም ደስ ይለኛል። ሌላው ዋነኛው እና ይሄ ስራ በጣም የሚጠቅመኝ ተማሪዎቼ ላይ ነው። ተማሪዎቼ ላይ እጅግ በጣም የማበረታታት ስራ ለውጥ እንዳለው በረጅም አመት ልምዴ አይቻለሁና። በፍጹም ምንም አይነት ስህተት ቢሰሩም ልጆቹን አሉታዊ ነገር አልናገራቸውም። ያዩበት መንገድ ሌላ እንደሆነ እነግራቸዋለሁ እንጂ እንደዚህ አይሰራም ትክክል አይደለህም አልላቸውም። አንተ ያልከው ነገር በጣም አሪፍ ሀሳብ ነው። ግን ይሄኛው ያንተ ሀሳብ ለዚህ ይሆናል ለዚህኛው የሚሆን ደግሞ እስኪ ሌላ ሀሳብ ፈልግ ብዬ በአዎንታዊ መልኩ እመልሳቸዋለሁ። እንጂ ልክ አይደለህም ብዬ ተስፋ አስቆራጭ ንግግር ተማሪዎቼን መናገር አልፈልግም። ምንም አይነት ስህተት እንኳን ቢሆን የሰሩት ነገር ስህተታቸውን አዎንታዊ የማደርግበት መንገድ ፈልጋለሁ። አዎንታዊ በሆነ መልኩ ነው ስህተታቸውን የማሳያቸው እንጂ በመንቀፍ ልክ አይደለህም በማለት በማሸማቀቅ ጓደኞቻቸው ፊት ልክ አይደለህም ብሎ በመንገር አይደለም። ተማሪዎቼን የምገስጻቸው ወይም ደግሞ ትክክለኛ መንገድ ትክክለኛ መስመር ላይ እንዲገቡ የማደርጋቸው በቀጥታ እንደሚችሉ እነግራቸዋለሁ አበረታታቸዋለሁ። የተለየ ችሎታ እንዳላቸው የተደበቀ ችሎታ እንዳላቸው እነሱ ግን እንዳላዩት መፈለግ እንደሚገባቸው እና እንዲያወጡት እያበረታታሁ እነግራችኋለሁ። በዚህ የተነሳ ስነ ጽሁፍ ሲጽፉ በጣም ተጨንቀው እኔ ያልኳቸውን ነገር ለመተግበር ጥረት ሲያደርጉ አያቸዋለሁ እና ጥሩ ተስፋ ያሳዩኛል። እነሱም ጥሩ ተስፋ ይታያቸዋል ተስፋ አይቆርጡም። ብዙ ጊዜ አስተያየት ሲሰጡ ተማሪዎች መምህራን እንደሚሰድቧቸው ይናገራሉ መምህራን በተማሪዎች አንዳንድ ጥፋቶች ሊበሳጩ ይችላሉ ነገር ግን ተማሪን መስደብ ተገቢ ነው ብዬ አላምንም። ይህ አእምሮአዊ ችግር ይፈጥራል በተማሪው ላይ መምህሩን እንዲጠላው የትምህርት አይነቱን እንዲጠላው እስከመጨረሻው ድረስ ሊጠላውና በዛ የትምህርት መስክ እንዳይማር ሁላ ሊሆን ይችላል። ስለዚህ እኔ ያንን የልጁን ስብእና የልጁን ስነ ልቦና የሚነካ ንግግር እንዳልናገር ፈጽሞ ጥረት አደርጋለሁ። ከዛ ባሻገር ግን በማበረታታት ተማሪዎቼ ከፍ እንዲሉ የማድረግ ብቃት አለኝ። ከፍ ያለ ነገር እንዲሰሩ የተሻለ ነገር እንዲሰሩ ነገያቸውን እንዲመለከቱ በማድረግ የተለየ ነገር ልጆቼ ላይ በመፍጠር እያበረታታሁ ጥሩ ደረጃ ላይ እንዲደርሱ አረጋለሁ። እና የማበረታታት እና ሌሎችን የማነቃቃት የማነሳሳት ወደተሻለ ነገር የመምራት ችሎታ አለኝ በሰዎች ላይ ተስፋን መፈንጠቅ ደስ ይለኛል። ይሄ ችሎታዬ ብዙ ተማሪዎች ተስፋ የቆረጡ ተማሪዎች እኔ በመከርኳቸው ምክር ተነስተው የተሻለ ቦታ ደርሰው ከተመረቁበት የትምህርት መስክ ከሚሰሩት ስራ ላይ እኔን ፍለጋ መጥተው አግኝተውኝ በጣም ምስጋናቸውን ያቀርቡልኛል። አንቺ እንዲህ ስላልሽኝ ነው የተነሳሁት። አንቺ ትችላለህ ስላልሽኝ ነው እዚህ ደረጃ የደረስኩት። አንቺ እንዲህ ባትይ ኖሮ እዚህ አልደርስም ነበር። እያሉ ለኔ እየመጡ በምላሹ ያመሰግኑኛል እና ለዚህ እጅግ በጣም ደስተኛ ነኝ

የምወደው ፊልም በጣም ይሄ አሪፍ ጥያቄ ነው። የምትወደው ፊልም ምንድነው እንግዲህ ይሄ በጣም በጣም በጣም አግዛይትድ የሚያደርገኝ ጥያቄ ነው። የምወዳቸው በጣም በርካታ ፊልሞች አሉ። የቱን ጠቅሼ የቱን ልተው እንደምችል አላውቅም አሁን በጣም ብዙ ፊልሞች አይቻለው። ነገር ግን ከነዛ ውስጥ ሳይንሳዊ ፊልሞች አጅግ በጣም ያስደስቱኛል ከምርምር ጋር የተያያዙ ከሳይንስ ጋር የተያያዙ እውነታ ላይ የተመረኮዙ ፊልሞች በጣም ደስ ይሉኛል። ከዛ ባሻገር ደግሞ የሌጀንድ ፊልሞች በጣም ደስ ይሉኛል ሌጀንድ ላይ ያተኮሩ ፊልሞች ታሪክን የሚመረምሩ አፈ ታሪክ ላይ ተመርኩዞ የሚሰሩ ተለያዩ ፊልሞች በጣም ደስ ይሉኛል። እንዲሁም ደግሞ በሀገራችን ውስጥም እነዚህን ፊልሞች ለመስራት ጥረት ሲያደርጉ ይታያል በአብዛኛው ፊልም ሲባል ሆሊውድ እና ቦሊውድን እናስታውሳለን። ነገር ግን እኔ ስራዬ ብዬ ፊልምን ረጅም ሰዓት ማየት ረጅም ጊዜ አይቻለሁ ባልልም ግን በቴሌቪዥኖች በተለያዩ ጊዜያት የእንግሊዘኛ ፊልሞች የህንድ ፊልሞች ተከታትያለሁ እና በጣም በርካታ ፊልሞችን አይቻለው። በተለይ የገጠር ማህበረሰብን የሚያሳዩ ፊልሞች ደግሞ በጣም ደስ ይሉኛል የካንትሪ ሳይድ ፊልሞች በጣም ደስ ይሉኛል ማህበረሰብን የሚያስተምሩ ባህልን የማይባቸው የሌላውን ባህል አኗኗር ወግ ልማድ ላውቅባቸው የሚያስችሉኝ የፊልም አይነቶች በጣም ደስ ይሉኛል ሳይንሳዊ ፊልሞች የምወድበት ምክንያቴ አለም የደረሰበትን የቴክኖሎጂ ልህቀት እንዳይ ስለሚረዱኝ ወደፊት ሊሆን የሚችለውን ነገር እንድተነብይ ስለሚረዱኝ ሳይንሳዊ ፊልሞች እጅግ በጣም ደስ ይሉኛል። ከዛ ባሻገር የሌጀንድ ፊልሞችም በጣም እወዳለው። ባህልን እና ካንትሪሳይድን የገጠሩን ልማድን የሚያሳዩ ፊልሞችን የምወድበት ምክንያት ደግሞ የሌላውን ሀገር አለው የሌላውን ሀገር ባህል አለባበስ አበላል አጠጣጥ ስለሚያሳዩኝ እነዚህን በጣም እወዳቸዋለሁ በጣም ደስ ይሉኛል እና እጅግ በጣም በርካታ ፊልሞችን ነው ያየሁት። እንዲሁም ደግሞ የፍቅር ፊልሞችን አልፎ አልፎ እመለከታለሁ ከእነዚህ ውስጥ የ ሮዝ የሰራችው ፊልም በጣም ደስ ይለኛል። ታይታኒክ ፊልም በአለም አቀፍ ደረጃ ታዋቂ የሆነ ፊልም ነው የማረሳውና እጅግ በጣም የሚመስጠኝ የሚያስደስተኝ ፊልም ነው። ሌሎችም ደግሞ የአውሮፓ ፊልሞችን እንዲሁ በጣም እንደዚህ ወጣ ያላሉ የኛ ባህል ጋራ የሚመሳሰሉ ከኢትዮጵያውያን አኗኗር ጋራ በአለባበሳቸውም ውጣ ያለ ነገር የሌለባቸውን ፊልሞች አዘወትራለው። እነዚህን ፊልሞች መመልከት እጅግ በጣም ደስ ይለኛል በተለይ ደግሞ በእንግሊዘኛ የተሰሩ ፊልሞችን እመርጣለሁ ከሌላ ቋንቋ ይልቅ በአማርኛ ቋንቋ ከተሰሩትም በላይ ይሄን የምጠቀመው ለምንድነው ቋንቋዬን ለማዳበር ስለሚረዳኝ በጣም ንግግር ችዬ ፍሉዌንትሊ ማውራት እወዳለሁ ያንን ለማድረግ ድጋፍ የሚሆነኝ እንደዛ እንኳን ባልሆን ነገር ግን በማዳመጥ እጅግ በጣም በርካታ የቋንቋ ክህሎት ማዳበር እንደምችል ስለማውቅ እንግሊዘኛ ፊልሞችን እጅግ በጣም አዘወትራለው እከታተላለሁ አሁን አሁን ያው ካለኝ የስራ ውጥረት ካለኝ የስራ ብዛት የተነሳ ፊልም የማይበት ጊዜ በጣም ውስን ነው። አዳዲስ ወጥተው በጣም ታዋቂ የሆኑ ፊልሞች እና አዋርድ ላይ የቀረቡ ፊልሞች ሲሆኑ በጣም ፕሮግራም ይዤ ስራዬ ብዬ አውርቼ አያለሁ በጣም በጣም በጣም ለእይታ የበቁ እይታ ብዙ እይታ ያገኙ ፊልሞች እጅግ በጣም ስለእነሱ ሲነገር ሲደነቁ ከሰማሁ ያኔን ፊልም ፈልጌ አውርጄ አየዋለው ከዛ ባሻገር ግን ዝም ብዬ እየተነሳሁ ጡዋት ማታ ፊልም እየፈለኩ የማይበት ጊዜ አልፏል። በጣም እሱ ረጅም ጊዜ ሆኖኛል እንደዛ ማድረግ ማድረግ የነበረበት ሰዓት ማለት ነው። አሁን አሁን ቀድሞ ያነበብኳቸው የእንግሊዘኛ ትርጉም መጽሐፍት ናቸው አሁን ፊልም እየተሰሩ ወደ ፊልም እየተቀየሩ ያሉትና ፊልሞችን ሳይ መጽሐፎችን ስለሚያስታውሱኝ ብዙ አዲስ ነገር አላገኝባቸውም እኔ መጽሐፎቹን ስላነበብኳቸው ማለት ነው። ስለዚህ የማደርገው ነገር ምንድነው መጽሐፎቹን የማውቃቸው ከሆነ ፊልሙን አልመለከተውም። በጣም አንዳንድ ጊዜ ዝናቸው የወጣ ፊልሞችን ግን ልከታተል እችላለው በጣም በርካታ ፊልሞችን አይቻለው።

እስካሁን ድረስ በርካታ የመስመር ላይ ትምህርቶችን ዳስሼ አጥንቼ ከተለያዩ ቲቶሪያሎች አግኝቻለሁ። እጅግ በጣም በርካታ አለም አቀፍ የሆኑ የመስመር ላይ ትምህርቶች ስልጠናዎች አሉ። ነገር ግን እስካሁን ድረስ አልሞከርኩም። አብዛኞቹ ክፍያ አላቸው ክፍያቸው ትንሽ ያስቸግራል ይከብዳል እዚህ እኛ ሀገር ያሉት ደግሞ የሀገር ውስጦችም እንደዚሁ የመስመር ላይ ትምህርቶችን ይሰጣሉ በተለይ እኔ በአካል ተገኝቼ ብማር በጣም ደስ ስለሚለኝ እስካሁን በክፍያ የሚሰጡትን የመስመር ላይ ትምህርቶች አልተማርኩም። ነገር ግን እነዚህ ካስተማሩ በኋላ የሚለቋቸውን ቪዲዮዎች በሙሉ ቲቶሪያሎችን በሙሉ አውርጄ እከታተላለሁ። ካለፈ በኋላ ማለት ነው። ነገር ግን ሰርተፊኬት ለማግኘት በቀጥታ መስመር ላይ ብማር ጥሩ ይሆናል። ይህን ያላረኩበት ምክንያት ቤቴ ያለው ዋይፋይ አልመቻች ስላለኝ ነው። ምናልባት እንግዲህ ይሄ ዋይፋይ ሲመቻችልኝ የመስመር ላይ ትምህርት እፈልጋለሁ። በተለይ በውጪ አለም የሚገኙ ዩኒቨርሲቲዎች ላይ በነፃ የሚሰጡ የመስመር ላይ ወይም የኦንላይን ትምህርቶች እንዳሉ ሰምቻለሁና አግኝቻለሁ። ብዙ ዩቲዩበሮች ሊንካቸውንም አስቀምጠውልኛል። እነዛን አውርጄ ይዣለሁ። ወደፊት እማራለሁ ብዬ አስባለሁ እና በተለይ በግራፊክ ዲዛይን በጣም መማር እፈልጋለሁ። በሎጎ ዲዛይን እነዚህ እነዚህን የመሳሰሉ ትምህርቶችን መማር እፈልጋለሁ። ከዛ ባሻገር ደግሞ በተለያዩ የኤአይ መተግበሪያዎች አጠቃቀም ላይ መማር እፈልጋለሁ እንዲሁም ደግሞ ፕሮምፕት ኢንጂነሪንግ የሚለውን ትምህርት መውሰድ እፈልጋለሁ። ይሄ ለኔ በጣም ከኤአይ ጋር ለሚኖረኝ የወደፊት ስራ በጣም ጠቃሚ ስለሆነ እነዚህ ትምህርቶች እማራለሁ ብዬ አስቤያለሁ። ሌላው የላንጉጅ ስኪል ነው። የቋንቋ ስፒኪንግ ስኪል በጣም መማር እፈልጋለሁ። ይሄንን በአካል ካልተገኘሁ መስመር ላይ እንዴት ልማረው እንደምችል አላውቅም። አንዳንድ ጊዜ ቋንቋ ትምህርትን ለመማር በአካል እዛው መገኘት አለብህ። እሱ ሲሆን ነው ጥሩ ዙሪያህ አካባቢ አውዱ ውስጥ ስትሆን አውዱ ውስጥ ስትሆን በትክክል ይገባሃል ቋንቋው። አውዱ ከሌለ ያለ አውዱ ቋንቋውን ተግባራዊ ማድረግ ስለማትችል በቃ ልትናገር አትችልም። መናገር ሚኖረው በቋንቋ በሚነገርበት አውድ ውስጥ ስትሆን ነው። ለዛ ነው ለረጅም አመታት እንግሊዘኛ ተምረን መናገር የማንችለው። ተምረናል ህጉን እናውቃለን ማዳመጥ ላይም ጎበዞች ነን ነገር ግን ስፒኪንግ ላይ ወይም ንግግር ላይ ግን በጣም ወደኋላ የቀረን ነን አብዛኞቹ ኢትዮጵያውያን ተማሪዎች። እኔም ከእነዛ አንዷ ነኝ አብዛኛውን ጊዜ በማዳመጥ ችግር የለብኝም ሀሳቡን በመረዳት ብዙ ችግር የለብኝም ነገር ግን ንግግር ላይ ፈጣን አይደለሁም ፍሎይንት አይደለሁም። ይሄን ለማሻሻል ይሄንን የክህሎት የሚያዳብር ኮርሶችን ብወስድ በጣም ደስ ይለኛል። ከዛ ባሻገር ሌላ የምማራቸው መማር ምፈልጋቸው የመንፈሳዊ ትምህርቶች በመስመር ላይ ብማር በጣም ደስ ይለኛል። እነሱም ክፍያቸው ስለበዛብኝ ነው የዘገየሁት ቲዎሎጂ በመስመር ላይ ብማር ምንም ችግር የለውም። ምክንያቱም ቲዎሎጂን ለመማር በአካል ተግባራዊ የምትሰራው ስራ ስለሌለህ ኦንላይን መማር ብቻውን በቂ ነው። ነገር ግን ይሄንን አጥንቼ በኦንላይን ትምህርቱ ይሰጥ አይሰጥ አላውቅም። ከዛ ባሻገር ደግሞ ምናልባት ገንዘቡ ከፍተኛ ስለሚሆን አቅሜ ይቻለው ይቻለው ወይም አይቻለው አላወቅኩኝምና ይሄን አጣርቼ ቲዎሎጂ ብማር በጣም ደስ ይለኛል። ነገረ ክርስቶስን ነገረ ማርያምን ብማራቸው እጅግ በጣም የምወደው የኦርቶዶክስ ተዋህዶ ቤተክርስቲያን ትምህርቶች ናቸውና በክርስትና ህይወት ውስጥ ስታልፍ ሁሉም ነገር ከንቱ እንደሚሆን አምነህ የኢየሱስ ክርስቶስን ፈለግ ተከትለህ በዚህ አለም ላይ መኖር ይኖርብሃል። ኢየሱስ ክርስቶስ ለእኛ ስለከፈለው መስዋዕትነት እያንዳንዱ ምድር ላይ ያከናወናት ነገር በምሳሌ የተተረጎመች በምሳሌ የምትተረ የምትተገበር በመሆኗ ያንን ምሳሌ ያንን አርአያነት ትምህርቱን ተምሬ ደግሞ እንዴት ጥልቅ እንደሆነ ብረዳው ልንረዳው የማንችል ሰዎች በመሆናችን ከአቅማችን በላይ ቢሆንም ተምሬ መስመር ላይ ትምህርቱን አግኝቼ ብረዳው እጅግ በጣም ደስ ይለኛል።

ሰንደል የሚለው ቃል እንግዲህ ሰንደል ጫማ ያው እንለብሳለን ግን አሁን ይሄ ቃል በአማርኛ ቋንቋ ውስጥ ብዙ እያገለገለ አይደለም። ሰንደል ጫማ የሚለው ቃል የድሮ የአማርኛ ቃል ነው። አሁን አገልግሎት ላይ አይውልም ያው ነጠላ ጫማ በሚለው ተተክቷል። ምንም አይነት ይሁን የቆዳም ይሁን የፕላስቲክም ይሁን እግርን የማይሸፍን ጫማ ነጠላ ጫማ ወይም ክፍት ጫማ ተብሎ ነው የሚጠራው እና በአብዛኛው ነጠላ ጫማ ነው የሚባለው። እና እኔ ነጠላ ጫማ ወይም ሰንደል ጫማ። አሁን በአሁኑ ሰዓት አሁን ባለኝ እድሜ ሙሉ በሙሉ ሙሉ ቀን ማለት ይቻላል። ጭቃ እስከሌለ ድረስ ብርድ እስከሌለ ድረስ እሱን ነው የምለብሰው ሁልጊዜም ማለት ነው ሰንድል ጫማ ነው የምለብሰው። ይሄ ምንድነው? አሁን ያለኝ ክብደት ከፍተኛ ሙቀት እግሬ ላይ ጫና ስለሚፈጥርብኝ ሽፍን ጫማ ሳደረግ የመጨነቅ ስሜት ስለሚሰማኝ አይመቸኝም። ዘና የማለት ስሜት የሚሰማኝ ሰንደል ጫማ ወይም ነጠላ ጫማ ሳደርግ ነው። ክፍት ጫማዎች ነጠላ ጫማዎች አየር ያስገባሉ። ምቾት ይሰጡኛል እጅግ በጣም የሚመቹ የማይቆረቁሩ ጥራት ያላቸው ጫማዎችን ገዝቼ አደርጋለሁ። ለምን? በጣም ተራ ጫማ ስገዛ ወዲያውኑ ከታች ስለማይመቹና ስለሚቆረቁሩኝ ተረከዜን ያመኛል ሌላ ህመም እግሬ ላይ ይፈጥርብኛል እና ምቾት ያላቸውን ጫማዎች ፈልጌ አደርጋለሁ። የማደርገው አብዛኛውን ጊዜ ክፍት ጫማ ወይም ሰንደል ጫማ ነጠላ ጫማ ነው የማደርገው። ነገር ግን በቀድሞ ጊዜ ለጌጥ ይደረጉ ነበር። ነጠላ ጫማዎች አሁን ምናልባት በጣም ርካሾቹ ነጥላ ጫማዎች ናቸው ካለው የኢኮኖሚ ሁኔታ አንፃር ራሱ በጣም ጠቃሚና አዋጭ የሆነው ሰንደል ጫማ ነው ሰንደል ጫማ አይነትና ደረጃ አለው። በጣም ዝቅተኛ ከፕላስቲክ የሚሰሩ እርካሽ ዋጋ ያላቸው ያው ለማንኛውም ማህበረሰብ ያማከሉ ዋጋ ያላቸው ጫማዎች አሉ። በመካከለኛ ደረጃ ደግሞ የሚለበሱ ለመካከለኛ ማህበረሰብ የሚሆኑ ዋጋ ያላቸው ጥራታቸውም ከታችኛው ትንሽ ሻል ያሉ በተደራጁ ቡድኖች በተደራጁ የስራ ፈጠራ ባለሙያዎች የሚሰሩ የውጪውን የፋሽን አይነት ኮርጀው አስመስለው በተመጣጣነ ዋጋ ሰዎች እንዲያጌጡበት የሚሰሩ የተለያዩ ባለሙያዎች አሉ እነዛን በመካከለኛ ደረጃ ያሉ ማህበረሰብ ያደርጋቸዋል ይለብሳቸዋል። ሌላው ደግሞ ከፍተኛው የማህበረሰብ ክፍል የሚለብሳቸው ሰንዳል ጫማዎች አሉ። እነሱ ደግሞ ጥራት ካላቸው ቆዳዎች እንዲሁም ደግሞ በታወቁ ፋብሪካዎች ለንደን በጣም የተለያዩ ትልልቅ ከተሞች ውስጥ የሚሰሩ ጫማዎች ናቸው። ጣሊያን ሊሆን ይችላል። ከነዛ መጥቶ ነው እንግዲህ እዚህ ምርቱ የሚሸጠው እጅግ በጣም ውድ ናቸው። ከፍተኛ ዋጋ ያላቸው ነገር ግን ደግሞ ጥራታቸው ከፍተኛ በመሆኑ በዛው ልክ ምቾት አላቸው። በእኛም ሀገር ጥራት ካለው ቆዳ የሚመረቱ ኢትዮጵያ ውስጥ የሚመረቱ ለኤክስፖርት የሚሆኑ ከፍተኛ ስታንዳርድ ከፍተኛ ደረጃ ያላቸው እጅግ በጣም የሚያማምሩ ጫማዎች አሉ። ዋጋቸው ውድ ነው ከፍተኛው ማህበረሰብ ያማከሉና ለኤክስፖርት ሀሳብ ተደርገው የሚዘጋጁ በመሆናቸው ዝቅተኛው የማህበረሰብ ክፍል አያገኛቸውም። ዋጋ ከደፈርክ እነሱንም ገዝተህ ማድረግ ትችላለህ ማለት ነው። እና ምቾት ያላቸው ጫማዎች ኢትዮጵያ ውስጥም መመረት ጀምረዋል። ኢትዮጵያ የቆዳ ሀብት ያላት ናት። ነገር ግን ምርቶቹን አታመርትም። ጥሬ እቃውን እየላከች እንደገና መልሳ ምርቱን ወደ ሀገር ውስጥ የምታስገባ ምስኪን ሀገር ነች። አሁን ግን ነገሮች ተለውጠው ይሄን ለማስቀረት ትልልቅ የጫማ ፋብሪካዎች ትልልቅ ጋርመንቶች እየተከፈቱ ነው ያሉት እና ይሄ ታሪክ ተለውጦ እኛም በርካሽ ሰንደል ጫማችንን አድርገን እንደ ልባችን የምንጓዝበት ጊዜ ቅርብ ነው ብዬ አምናለሁ። ምክንያቱም ሁል ጊዜ በሞኝነት አይኖርም። ይሄ አሁን ያለው ትውልድ የነቃ ትውልድ ነው። ነቅቶ ለሀገሩ ጠቃሚ የሆነ ነገር ያደርጋል ብዬ ስለማምን አንድ ቀን ተሳክቶልን እኛም የሀገራችንም ህዝብ የሚፈልገውን የሀገሩን ምርት የሀገሩን ጫማ በኩራት የሚገዛበት አለም የኢትዮጵያን ጫማ የሚሻማበት ጊዜ ሩቅ አይሆንም። ብዬ አስባለሁ እና ያ ቀን በጣም ይናፍቀኛል። በጣም ደስተኛ ነው የምሆነው እና ሰንደል ጫማ የኔ አሁን ላይ ያለሁበት ምርጫዬ ነው። በፊት ግን ተማሪ ሆኜ ሂል ጫማዎችን በጣም እወድ ነበር። ምን ዋጋ አለው?

አብዛኛውን ጊዜ ከድምጽ መልእክት ይልቅ የጽሁፍ መልእክት ይቀናኛል ወይም እሱን እመርጣለሁ መጻፍ ይሻለኛል። አንዳንድ ጊዜ ድምጽህን ሰዎች ታግሰው ይሰሙት አይሰሙት ትንሽ ግራ ስለሚያጋባኝ። አብዛኛውን ጊዜ የምልከው የጽሁፍ መልእክት ነው። ነገር ግን ደግሞ የድምጽ መልእክት የምልክላቸው ውጭ ሀገር የሚኖሩ ሰዎች አሉ ዋይፋይ ሲገኝ ከእነሱ ጋራ ለማውራት። በተለይ ደግሞ አንድ የኔ ቤቴ የነበረች የኖረች ወደ አረብ ሀገር የሄደች ልጅ አለች ከእሷ ጋራ በቴሌግራም የድምጽ መልእክት ተለዋውጭ አውቃለሁ። ከዛ ባሻገር። እንዲሁ አንዳንድ ጊዜ አልፎ አልፎ ካልሆነ በስተቀር አብዛኛውን ጊዜ እኔ መልእክት ነው የምወደው መጻፍ። መጻፍ ደስ ይለኛል እና በሜሴጅ ነው ብዙ ጊዜ። ከሌሎች ጋር ለመገናኘት ሞክረው አንዳንድ ጊዜ ስመለከተው አሁን ያለው ትውልድና የኔን ትውልድ ሳነጻጽረው። አመለካከታችንን አስተሳሰባችንንም የተለያየ ነው። አሁን ያለው ትውልድ የቀረበለት ነገር። በማዳመጥ ድምጽን በመስማት ነው። በዩቲዩብ ያዳምጣሉ በቲክቶክ ያዳምጣሉ በተለያዩ ማህበራዊ ገጾች ላይ ያዳምጣሉ አያነቡም። እኔ ደግሞ ያደግኩት በሚያነበው ማህበረሰብ ዘመን ነው። መጽሐፍ ልክ የትልቅነት ምልክት በነበረበት ዘመን ነው። የኖርኩት ያደግኩት እና መጽሐፍ ልክ እንደ አንድ የእውቀት መገለጫ መጽሐፍ ልክ እንደ አንድ የትልቅነት መገለጫ። ይታይበት በነበረበት ዘመን ስለሆነ ያደግኩት የኖርኩትም ሳነብ ነው። እጅግ በጣም በርካታ መጽሐፍትን አንብቤያለሁ የስለላ መጽሐፎች አንብቤያለሁ። የጦርነት መጽሐፎች አምቢያለሁ ታሪኮችን አንብቤያለሁ ፍልስፍናዎችን አንብቤያለሁ። መንፈሳዊ መጽሐፍትን አንብቤያለሁ። ምን ልንገርህ በጣም በርካታ ፊክሽኖችን አንብቤያለሁ እና ይሄ ንባብ ንባቤ ይመስለኛል። በመጽሐፍ ጽሁፉን ማሳመር በጣም ደስ ይለኛል። ጽሁፌን የሚያነቡ ሰዎች በጽሁፎቼ ደስተኛ ናቸው አይሰለቹአቸውም ሰው እንዳይሰለቸው አድርጌ መጻፍ እችልበታለሁ። ተማሪዎቼ በዚህ በጣም ይወዱኛል በጣም ደስተኛ ናቸው ከእኔ ጋራ ሲቆዩ። ጽሁፎቼን ማዳመጥ ደስ ይላቸዋል። እኔ የምገልጸውን አገላለጽ ማዳመጥ በጣም ደስ ይላቸዋል እና ምን ጊዜም በተቻለ መጠን የማደርገው ነገር ምንድነው? በጽሁፍ መልእክትም ቢሆን በጽሁፍ ትንንሽ መልእክቶችም ቢሆኑ ለምሳሌ ለበዓላት ቀናት ለገና ለእንቁጣጣሽ የእንኳን አደረሳችሁ መልእክት ሰው በድምጽ ሊልክልህ ይችላል በቪዲዮ ሊልክልህ ይችላል። እኔም በኢሞጂ ላጅበው እችላለሁ። ነገር ግን በዋናነት የማደርገው ምንድነው መልእክቱን መጀመሪያ አሳምሬ በጽሁፍ እጽፋለሁ። ምናልባት ጥቅስ ልጨምርበት እችላለሁ መጽሐፍ ቅዱሳዊ ጥቅስ ላደርግበት እችላለሁ። ያንን ጨምሬ እንኳን አደረሳችሁ መልእክት እልካለሁ ይሄንን የማደርገው በጽሁፍ ነው። ምን ጊዜም እንደዛ እንዲሆን ነው የምፈልገው። እና በጽሁፍ ደስ ይለኛል ጽሁፍ በጣም እወዳለሁ አልሰለችም። የማንም ጽሁፍ ይሁን የማንም ጽሁፍ አንብቤ ልገምግም እችላለሁ። አንብቤ እንድረዳው እንደገና ችግሮችም ካሉበትና ካየሁበት ደግሞ ሀሳቤን ለመሰንዘር ወደኋላ አልልም። እንዲህ ብታደርገው እንዲህ አድርገህ ብትጽፈው ኖሮ እንዲህ አይነት ችግሮች ይታዩበታል ብዬ ሀሳብ ለመስጠት ወደኋላ አልልምና። እጅግ በጣም ደስ ይለኛል። ምን ጊዜም ቢሆን ሁል ጊዜም ሀሳቤን ለመግለጽ ሀሳቤን ለሌሎች ለማካፈል የምመርጠው መንገድ ምንድነው ብትለኝ? ጽሁፍ ነው። በቃ ሰውን ሌላ ቀርቶ ሌላ ሰው ጋር አይደለም እቤቴ ውስጥ እንኳን ልጆቼን አለማመዳቸዋለሁ ሀሳባቸውን መግለጽ ሲያቅታቸው ጽፈው እንዲሰጡኝ አደርጋለሁ። እኔም ደግሞ ሀሳቤን ለመግለጽ ስትቸገር የተጣላሁት ሰው ሊኖር ይችላል። እንዲሁ ምናልባት ያስቀየምኩት ሰው ካለ። ከባለቤቴም ጋር አንዳንድ ነገር እንዲህ ስንል ከምናገር መጽሐፍ እመርጣለሁና ጽፌ ሀሳቤን እገጽለታለሁ። ከዛ በኋላ ሰላም እንሆናለን ማለት ነው። እና መጽሐፍ በብዙ መንገድ ይጠቅመኛል። ልትናገረው የምትፈራቸውን ነገሮች ሁሉ ገልጸህ እንድታወራ ስለሚረዳህ። መጻፍን የመሰለ ነገር የለም እና። ሁሉም ሰው እኔ ቢጽፍ ደስተኛ ነኝ እና። መጻፍ ጥሩ ነው። ነገር ግን ደግሞ ስትጽፍ መጀመሪያ ለመጽሐፍ የሚያበቃህን እውቀት መሰብሰብ ልምድ ማካበት ልምድ ማዳበር ይኖርብሃልና። ሁሉም ሰው እንደዛ ቢያደርግ እመርጣለሁ ያለበለዚያ መጻፍ ውጤታማ አይሆንም ካላነበብክ የምታወጣው ነገር አይኖርህም። ካላነበብክ የምትነገረው ነገር አይኖርህም። ልትጽፍም አትችልምና ምናልባት እንድጽፍ የሚያምረኝ እንድጽፍ የሚያጓጓኝ። ያ ያነበብኩት ነገር ሊሆን ይችላል ብዬ አምናለሁ